በምንጣፍ ላይ እቀመጣለሁ ምክንያቱም እኛ ኢትዮጵያውያን ብዙ ጊዜ ብዙ ነገሮቻችንን የምናካሂደው ምንጣፍ ላይ ቁጭ ብለን ነው። ይሄ ብቻ ሳይሆን ብዙ የመቀመጫ ነገሮች ቢኖሩም ምንጣፍ ላይ እንደመቀመጥ ግን የሚያስደስት ነገር ምንም ነገር የለም። አንደኛ ነጻነት ይሰጣል ሁለተኛ በሁለተኛ ደረጃ ደግሞ ምንጣፍ ላይ መቀመጥ የትኛውንም ነገር በቀላሉ ማከናወን እንድንችል ያግዘናል። ከዛ ባሻገር ምንጣፍ ላይ መቀመጥ ሌላው የሚሰጠን ጥሩ ነገር። ተፈጥሮን እንድናደንቅ ሰላም እንዲሰማን ውስጣችን ደስተኛ እንዲሆን ያግዘናል። ምክንያቱም የተለያዩ ወንበሮች ላይ መቀመጥ እና መንጠልጠል ለጤና የሚመከር አይደለም። እንደኛ እንደ ኢትዮጵያውያን ደግሞ ብዙ ነገሮቻችንን የምናከናውነው ምንጣፍ ላይ ተቀምጠን ነው። ስለዚህ ምንጣፍ ላይ ብዙ ጊዜ እቀመጣለሁ። ወደፊትም እቀመጣለሁ አሁንም በአጋጣሚ ምንጣፍ ላይ ተቀምጬ ነው። ይሄን ፕሮጀክት እየሰራሁ ያለሁት ስለዚህ ምንጣፍ ላይ እቀመጣለሁ ምንጣፍ ላይ በመቀመጤም ደግሞ ብዙ ጥሩ ስሜቶች ይሰሙኛል ማለት ነው። እኔ ብቻ ሳይሆን ከልጆቼ ጋር ምንጣፍ ላይ ተቀምጠን መሀረቤን አያችሁ እንጫወታለን ወይም ደግሞ የተለያዩ ጨዋታዎችን እንጫወታለን እግራችንን ዘርግተን ቁጭ በማለት ማለት ነው።

ወደ ስራ የሚሄድባቸው ብዙ መንገዶች አሉ እ ለምሳሌ ታክሲ ልጠቀም እችላለሁ አንዳንዴ ደግሞ በእግሬ ልሄድ እችላለሁ። እእ አሊያ ደግሞ በሰርቪስ የማ የምሰራበት ቦታ የራሱ የሆነ የትራንስፖርት አገልግሎት ስላለው እእ ያንን እጠቀማለሁ እእ ስለዚህ ወደ ስራ ለመሄድ እእ የተለያዩ መንገዶች ልጠቀም እችላለሁ። እእ ሁኔታዎች ናቸው ሚ እእ በምን እንድሄድ እእ የሚወስኑት እእ ለምሳሌ እእ በጠዋት መሄድ ካለብኝ የግድ እእ የምሰራበት የካምፓኒው ወይም የድርጅቱ የትራንስፖርት አገልግሎት አለ እእ እሱን እጠቀማለሁ። አልያ ግን እእ ቆይቼ መሄድ ምችል ከሆነና አስቸኳይ ስራ የማይኖረኝ ከሆነ ምናልባት እእ ቆይቼ በ እእ ታክሲ ወይም ደግሞ በ ግል የ የትራንስፖርት አገልግሎት ሊሄድ እችላለሁ። አልያ ደግሞ እ ምናልባት ቀኑ ምቹ ከሆነ በእግር ለመሄድ የሚስማማ አይነት ቀን ከሆነ ደግሞ ከጓደኞቼ ጋር እያወራን ቀደም ብለን በመነሳት እ ወደ ስራ ቦታ ለመሄድ እ ራሳችንን አዘጋጅተን ልንሄድ እንችላለን ማለት ነው። ስለዚህ ወደ ስራ የሚሄድባቸው ሶስት የተለያዩ አይነት መንገዶች አሉ አንደኛው በታክሲ ነው። ሁለተኛው በእእ ድርጅቱ ባዘጋጀው የትራንስፖርት አገልግሎት ነው። ሶስተኛው ደግሞ በእግሬ ልሄድ እችላለሁ ማለት ነው። ስለዚህ ወደ ስራ ምሄደው በዚህ አይነት መልኩ ነው ማለት ነው።

ትንኞች በአካባቢያችን አሉ። እንደሚታወቀው ብዙ ጊዜ ትንኞች የሚበቅሉት ወይም ደግሞ ትንኞች የሚረቡት ቀዝቃዛማ፣ እርጥበታማና ቁሻሻ የበዛባቸው አይነት አካባቢዎች ከሆኑ ነው። ሁላችንም እናውቃለን፤ በተለይ፣ በተለይ አንዳንድ ቦታ ተጠራቅሞ ለረጅም ጊዜ የቆየ አይነት ውሃ ከሆነ እና ውሃው ከቆሸሸ ወይም ደግሞ አረንጓዴ ከሰራ እዛ አካባቢ ትንኞች ይፈጠራሉ። እንደሚታወቀው ትንኞች የሚፈጠሩበት ዋናው ትልቁ ምክንያት ቆሻሻ አካባቢ፤ ወይም ደግሞ ቀዝቃዛም አካባቢ፤ ወይም ደግሞ ሳራማ የሆኑ አካባቢዎች ሲሆን ነው። ብዙ አይነት ትንኞች አሉ እንደሚታወቀው፤ በተለይ፣ በተለይ እንደዚህ እንጀራና ሊጣሊጥ የበዛባቸው አይነት አካባቢ የሚኖሩ ትንኞች አሉ። እነዛ ድምጽ የላቸውም፣ ያን ያክል የሚረብሹ አይደሉም። እንጀራ ላይ የሚያርፉ፣ እርጥበት የሆነ አካባቢ ላይ የሚኖሩ ማለት ነው። ሌላው ደግሞ የቆሸሸ ወይም ደግሞ ለረጅም ጊዜ የቆየ ውሃ አካባቢ የሚፈጠሩ እርጥበታማ ወይም ሳራማ አካባቢ፣ ብዙ ጊዜ ውሃ ምንደፋባቸው፣ ቆሻሻ ውሃ ምንደፋባቸው አይነት አካባቢ የሚፈጠሩ ትንኞች አሉ። እነዛ ትንኞች በጣም አደገኛ የሆኑ ትንኞች ናቸው። እንደምናውቀው የሚስፋፋው በትንኞች አማካኝነት ነው። ምናልባት ሁላችንም እንደምናውቀው አንድ ወባ የያዘው ሰው ካለና ያው ትንኝ ብዙ ጊዜ፣ ያቺ አሁን የምንላት ትንኝ አይነት፣ ወይም የወባ ትንኝ የምንላት አይነት ምግቧ ደም ስለሆነ አንዱን ሰው ትነድፍና ወይም ደግሞ ህመም ያለበትን ሰው ትነድፍና አሁንም በድጋሚ ምግቧን ለመሰብሰብ ሌላኛው ሰው፣ ወይም ጤነኛው ሰው ጋር ሄዳ ስትነድፈው ሙሉ በሙሉ ከህመምተኛው ወደ ጤነኛው ሰው ህመሙ ይተላለፋል ማለት ነው። ስለዚህ እቺ ትንኝ ናት አደገኛ። ስለዚህ እኔ እያወራሁ ያለሁት ይቺኛዋ ትንኝ በአካባቢያችን በጣም ተስፋፍታ ያለች ትንኝ ናት። በሽታም ለማስፋፋት በጣም ቅርብ ናት ማለት ነው። ለምሳሌ እኛ አካባቢ በየቦታው የተጠራቀሙና ለረጅም ጊዜ የቆዩ፣ የቆሸሹ፣ ሽታ የሚያመጡ አይነት ውሃዎች አሉ። እዛ ላይ የሚፈጠሩ ትንኞች ማታ በምንተኛበት ጊዜ ድምፃቸውን በጣም ነው የሚረብሸው። ጥዝ እያሉ በጣም ነው የሚያስቸግሩት፤ ከዛ ባሻገር ከነደፉም በኋላ ፊታችን ላይ የሚያመጡት ጠባሳ፣ ወይም ደግሞ እብጠት፣ ወይም ደግሞ ፊታችን ላይ የሚያመጡት ምልክት በጣም ከባድ ነው። በተለይ አላርጂ ያለበት ሰው ሙሉ አካሉ፣ ፊቱ ሁሉ ነው ምያብጠው። ስለዚህ ትንኞች በእኛ አካባቢ በጣም በሰፊው ነው ያሉት። በትንኞች አማካኝነትም የወባ ህመም በጣም እየተስፋፋ ነው ያለው። በተለይ፣ በተለይ ትንኝ ስል ብዙ አይነት ትንኝ እንዳለ ቅድም ነግሬያለሁ፣ ተናግሬያለሁ። የውባ ትንኝን ለማለት ነው። ስለዚህ በአካባቢያችን የውባት እኔን በሰፊው አለ። የኖረበት ዋናው ትልቁ ምክንያት ደግሞ የጋራ መኖሪያ ቤት እንደመሆኑ መጠን፣ ብዙ ሰው ሀላፊነት ተሰምቶት አይደለም ቆሻሻ የሚያስወግደው። እንደፈለገ ነው በየቦታው የሚደፋው፣ እንደፈለገ ውሃ በመድፋቱ ምክንያት የብንቢ የሚመጡ ወይም የሚፈጠሩ ትንኞች አሉ ማለት ነው። ትንኞችን ለመከላከል ብዙ ጊዜ አጎበር እንጠቀማለን። አጎበር ማለት ትንኝን ለመከላከል ወይም ደግሞ ወደምንተኛበት ቦታ ትንኝ እንዳይገባ የምንከላከልበት መንገድ ነው ማለት ነው። ወይም አንዳንድ ጊዜ ዛንዚራ ይሉታል፤ ስለዚህ ዛንዚራ ወይም አጎበር እንጠቀማለን፤ ትንኝ ትንኝን ለመከላከል ማለት ነው። ወደ ውስጥ እንዳትገባ እንከላከል እንጂ ድምጿ ግን በጣም ከባድ ነው። በጣም ስለምትጮህ እንቅልፍ በጣም ነው የምትነሳው። ስለዚህ ትንኝን ለመከላከል የግድ አጎብር ብንጠቀምም ድምጿን ግን በምንም አይነት መልኩ ልናስወግድ ወይም ልንከላከል አንችልም ማለት ነው። ከዛ በተጨማሪ ትንኝ፣ ሌላ ትንኝ የምንለው ደግሞ በቅድም እንዳልኩት በሊጥ አካባቢ እና እቤት ውስጥ ፍሳሽ ባለባቸው አካባቢዎች፣ ምናልባት ከቤት ያላስወገድናቸው የአትክልት፣ ወይም የፍራፍሬ ቆሻሻዎች፣ ወይም ልጣጮች በአካባቢያችን ካሉ፣ ወይም ቤታችን ውስጥ ካሉ የሚፈጠሩ ትንኞች ናቸው። እነዚህ ደግሞ በጣም ትንንሽ ሆነው ምንም አይነት ድምጽ የላቸውም። ላባቸው ትንሽ ሆነው፣ በጣም ቀጫጭን ነገሮች ናቸው። የመናደፍ ምናምን ነገር ይኑራቸው፣ አይኑራቸው አላውቅም። ነገር ግን እንደዛ አይነት ትንኞችን በአካባቢያችን አሉ። እንደ አጠቃላይ ግን እዚህ ጋር ጠቅለል አድርጌ ለመግለጽ የምፈልገው። በጣም ብዙ ትንኞች፣ ብዙ አይነት ትንኞች አሉ። ከእነዚህ ውስጥ ግን እኔ በአጽኖት የማውቃቸው አንደኛው የወባት ትንኝ የምትባለዋ ናት፣ ያቺ የተለየች ናት። ለመንደፍ የተዘጋጀችና በጣም አደገኛ የሆኑ የመንደፊያ አካላት ያላት ናት። ሁለተኛዋ ትነኝ ግን በጣም ትንንሽ ትነኝ ሆና፣ በተለይ፣ በተለይ ሊጣ ሊጥ የበዛበት ቤታችን ውስጥ ደግሞ የ አትክልት ወይም ደግሞ የፍራፍሬ ቆሻሾች፣ ወይም ቅሪታ አካሎች ያሉበት አካባቢ የምትበዛ ናት። ስለዚህ እንደ አጠቃላይ ጠቅለል ሳደርገው፣ በእኛ አካባቢ ትንኞች አሉ። ትንኞችን ለማስወገድ ምንም አይነት ነገሮችን እየሰራን ስላልሆነ መጠንቀቅ

ከደንበኞች ጋር እገናኛለሁ ብዙ አይነት ደንበኞች አሉ እንደሚታወቀው የተሰማራሁበት ስራ በጣም ብዙ ስለሆነ በሁሉም የተሰማራሁባቸው የስራ ዘርፎች ብዙ አይነት ደንበኞች አሉ ከእነዚህ ደንበኞች አንዱ ለምሳሌ የምሰራበት ድርጅት ትምህርት ቤት ነው ስለዚህ በትምህርት ቤት ውስጥ ደግሞ የምናገለግላቸው ወይም ደንበኞቻችን ተማሪዎቻችን ነው የሚሆኑት ስለዚህ ተማሪዎችን አስተምራለሁ ተማሪዎቹን በማስተማሬ ምክንያት ደግሞ ለኔ ደንበኞቼ ተማሪዎቼ ናቸው ማለት ነው ስለዚህ ከተማሪዎቼ ጋር በአንድም በሌላም የሚያገናኘኝ ጉዳይ ይፈጠራል ማለት ነው አንደኛ ሳስተምር ከእነሱ ጋር እገናኛለሁ ሁለተኛ ጥያቄዎች ካሏቸው በግል ከእነሱ ጋር እገናኛለሁ። በሶስተኛ ደረጃ ደግሞ በውጤት እና በመሰል ጉዳዮች ከእነሱ ጋር የሚያገናኘኝ ነገር ብዙ ነው ማለት ነው። ሌላው ደግሞ ደንበኞ ከደንበኞች ጋር እገናኛለሁ ስል ሰፈር ውስጥ የማሰለጥነው አንድ የእግር ኳስ ቡድን አለ። ስለዚህ ለዚህ ስራ ደግሞ ደንበኞች የሚሆኑት የእግር ኳስ ሰልጣኞች ነው የሚሆኑት። ስለዚህ እነዚህን የእግር ኳስ ስልጠኞች በአንድም በሌላም መልኩ ስለማገኛቸው ደንበኞቼ ናቸው ማለት ነው። ስለዚህ ከደንበኞቼ ጋር በአንድም በሌላም የሚያገናኙኝ ጉዳዮች አሉ ማለት ነው። ሌላው በኮንስትራክሽን ስራ ወይም በግንባታ ስራ ላይ የምሰማራ የምትሰማራበት ጊዜ አለ በዚህ ስራ ላይ እያለሁ ከብዙ አይነት ደንበኞች ጋር እገናኛለሁ። አንደኛ ከህንፃው ከህንፃው ባለቤት ጋር እገናኛለሁ። እሱ አንድ ደንበኛዬ ነው። በሁለተኛ ደረጃ በስሬ ከሚሰሩ ሰራተኞች በሙሉ ጋር እገናኛለሁ። በሶስተኛ ደረጃ ደግሞ ጥሬ እቃ ወይም የግንባታ ስራ እቃ ከሚያቀርቡልኝ ድርጅቶች ጋር እገናኛለሁ። ከዛ ባሻገር እኔ የ የሳይት መሃንዲስ ሆኜ ነው የምሰራው። ስለዚህ በዙሪያዬ ካሉ ባለሙያዎች ጋር ደግሞ እገናኛለሁ። ከኦፊስ መሃንዲስ ጋር ሊሆን ይችላል ተጠባባቂ ወይም ደግሞ ከጥበቃም ጋር ሊሆን ይችላል እንዲሁም የጉልበት ሰራተኞች ጋር ሊሆን ይችላል ከእነዚህ ጋር ሁሉ እገናኛለሁ ማለት ነው። ስለዚህ እነዚህ በሙሉ በግንባታ ስራ ላይ ያሉ ደንበኞች ናቸው ማለት ነው። ስለዚህ ከተለያዩ ደንበኞች ጋር እገናኛለሁ ማለት ነው። ከዛ ባሻገር በወሩ መጨረሻ አስቤዛ እሸምታለሁ። ወይም አስቤዛ እገዛለሁ። ስለዚህ ወደ ገበያ እሄዳለሁ ማለት ነው። ወደ ገበያ ስሄድ ለኔ ደንበኛ የምላቸው ሰዎች አሉ። ያ ማለት ለምሳሌ ጨው መግዛት ስፈልግ ጨው ልገዛው የምሄደው ደንበኛ አለኝ ማለት ነው። ስኳር ልገዛ ስፈልግ ደግሞ የስኳር ደንበኛ አለኝ ማለት ነው። ፓስታ መኮሮኒ ሩዝ የመሳሰሉትን ስገዛ ደግሞ እንደዚሁ ሌላ ሌሎች ደንበኞች አሉኝ ማለት ነው። ከዛ ባሻገር ፍራፍሬ የምገዛቸው ደንበኞች አሉ። ሳሙና ወይም የንጽህና እቃዎችን የምገዛቸው ደንበኞች አሉ። እንደገና በተጨማሪ የመወልወያና የመሳሰሉ ነገሮችን የምገዛቸው ደንበኞች አሉ ማለት ነው። ስለዚህ ብዙ አይነት ደንበኞች አሉ። በሀገራችን ስለዚህ በእያንዳንዱ ደንበኛ የራሱ የሆነ ጣዕምና አይነት አለው። ስለዚህ ልገዛቸው የምሄዳቸው እኔ ደንበኛቸው ነኝ እነሱም ለኔ ደንበኞቼ ናቸው እላለሁ ማለት ነው። ከዛ ባሻገር በስራ ዙሪያዬ የማገኛቸው ደንበኞች ብዙ ናቸው። ቅድም እንደተናገርኩት ለምሳሌ ወደ ግንባታው ስሄድ በጣም ብዙ አይነት ደንበኞች አሉ። እንደገና ወደምሰራበት መስሪያ ቤት ስመጣ ደግሞ እንደዚሁ ብዙ አይነት ደንበኞች አሉ። ከዛ ባሻገር ደግሞ እግር ኳስ እማሰለጥናቸው ልጆች እንዳሉ ቅድም ተናግሬያለሁ ስለዚህ በዚህ ሰዓት ደንበኞቼ የሚሆኑት አብሮኝ የሚሰሩ ልጆች ወይም ደግሞ የእግር ኳስ ስልጠናውን የሚወስዱ ልጆች ናቸው ማለት ነው። ስለዚህ በእያንዳንዱ የስራ ሙያ ብዙ አይነት ደንበኞች አሉ ማለት ነው። እኔም በተሰማራሁባቸው በሶስቱም አይነት የስራ ሙያዎች ወይም የስራ ዘርፎች ደንበኞች አሉኝ ማለት ነው። ስለዚህ እኔ ከደንበኞች ጋር በአንድም በሌላም እገናኛለሁ ማለት ነው። ከዛ ባሻገር እንደ ደንበኛ ልወስዳቸው የምችለው አብረውኝ የሚማሩ ተማሪዎች አሉ። ሁለተኛ ዲግሪዬን ስማር አብሮኝ የተማሩ ጓደኞቼ አሉ። እነሱ ደግሞ እንደዚሁ ለኔ ደንበኞቼ ናቸው ማለት ነው። ምክንያቱም የተለያዩ አይነት ስራዎች ሲገኙ ስለሚደውሉልኝና አብረን ስለምንሰራ እነሱ የስራ ባልደረቦቼም ብዬ ብቆጥራቸውም በስራ ጉዳይ የማገኛቸው ደንበኞቼ ናቸው ማለት ነው። ስለዚህ እንደየሞያቸው ከእነሱ ጋር ጊዜን ስለማሳልፍ ለኔ እንደ ደንበኛ ብዬ ልቆጥራቸው የምችላቸው ሰዎች ናቸው ማለት ነው። ከዛ በተጨማሪ በአካባቢዬ ወይም ደግሞ በምኖርበት አካባቢ ከእኔ ጋር በአንድም ይሁን በሌላ በስራ የሚገናኙ ሰዎች እነሱም ከእኔ ጋር እንደ ደንበኛ ሊቆጠሩ የሚችሉ ናቸው። በተለያዩ አይነት የስራ ዘርፎች ላይ እሰማራለሁ ስለዚህ በአካባቢ ከእኔ ጋር የሚሰሩ ሰዎችም ደንበኞቼ ናቸው ብዬ ምን ብናገር

በአካባቢዬ ብዙ አይነት ድልድዮች አሉ። እንደሚታወቀው ድልድይ በብዙ አይነት መልኩ ይሰራል ዘመናዊ የሆነ ድልድይ አለ። ከዛ በተጨማሪ ደግሞ ባህላዊ የሆነ ድልድይ አለ። ለምሳሌ ከምኖርበት አካባቢ በአንዱ አቅጣጫ ያለው ወደ ገጠሩ አለም የሚወስድ መንገድ ነው እኔ የምኖረው አንድ ከተማ ውስጥ ነው። ነገር ግን በአንዱ አቅጣጫ ስንሄድ ወደ ገጠሩ ወደ ገጠር ሀገሮች የሚወስድ ወይም ደግሞ ወደ አባ አካባቢ በዙሪያዬ ያለ ገጠር የሚወስድ መስመር ነው። በዛ መንገድ ድልድይ አለ ምክንያቱም አንድ ትልቁ ወንዝ አለ ያንን ወንዝ ለመሻገር ባህላዊ የሆነ ድልድይ ተሰርቷል። ይሄ ድልድይ እንዴት ነው የተሰራው የሚለውን ነገር ብትጠይቁኝ? ሁለት እንጨቶች ግራና ቀኝ ግራና ቀኝ ከወዲያ ማዶና ከወደዚህ ማዶ በደንብ ሆኖ ተተክለዋል። ከዛ ባሻገር ትልልቁ ወፋፍራም የባህር ዛፍ ግንዶች ከአንዱ የገደል ጫፍ ወደ ሌላኛው የገደል ጫፍ። ተጋድመዋል ስለዚህ ሁለቱ ሁለት ሁለት የተተከሉት እንጨቶች ጋር ተያይዞ ተያይዞ በሚስማር ተመተዋል ማለት ነው። ከዛ ባሻገር እነዚህ አግዳሚዎቹ ሁለቱ መሬት ላይ የተቀመጡት ወይም ደግሞ ወንዙን ለመሻገር የሚጠቅሙት እንጨቶች በአግባቡ ከተቀመጡ በኋላ ሁለቱ እንጨቶች ላይ ርብራብ ይመታል ማለት ነው። ስለዚህ እርብራቦች በደንብ ከተመቱ በኋላ እላያቸው ላይ አፈር ይደፋበታል ማለት ነው አፈር ተደፍቶ ይደለደላል ማለት ነው። ምቹ እንዲሆን የሚያደናቅፍ ነገር እንዳይኖር ምክንያቱም ድልድይ ላይ ሆነን ቢያደናቅፈን የምንወድቀው ወደ ውስጥ ስለሆነ ያ ደግሞ ከፍተኛ ጉዳት ስለሚያደርስ እንዳያደናቅፍ ተደርጎ አፈር ይደረደርበታል ስለዚህ በዛ ላይ ምቹ ሆነን መሻገር እንችላለን ማለት ነው። ይሄ አሁን የነገርኳችሁ በአካባቢው ያለ ድልድይ ሆኖ ነገር ግን ድልድዩ ባህላዊ በሆነ መልኩ የተሰራ ድልድይ ነው። ወይም ደግሞ በአካባቢው ማህበረሰብ ከአንድ አካባቢ ወደ ሌላኛው አካባቢ ለመሻገር ወንዙን ለመሻገር ሆን ተብሎ እየተሰራ ነው ማለት ነው። ሌላኛው ድልድይ በአካባቢው ያለ ድልድይ እና አሁን በቅርብ የተሰራ ድልድይ በግንባታ የተሰራ ድልድይ ነው። አማራጭ መንገድ ወይም ደግሞ ከዋናው መንገድ እንደ ተቀያሪ መንገድ ለመስራት ተብሎ የተሰራ ነው። በአካባቢያችን አሁን አንድ ትልቅ መናሃሪያ ወይም ደግሞ የመኪና መዋያ ማደሪያ ቦታ እየተሰራ ነው። ስለዚህ ያ አካባቢ የግድ አማራጭ መንገዶች ስለሚያስፈልጉት በግራም በቀኝም መንገዶች አሉት። ስለዚህ አሁን የተሰራው አዲሱ መንገድ ወንዝ ተሻግሮ የሚሄድ ስለሆነ በግንባታ ሀሪፍ ቆንጆ የሆነ ድልድይ ተሰርቷል። ስለዚህ ይሄ ድልድይ ደግሞ በግንባታ የተሰራ ሲሆን በጣም ረዥም ድልድይ ነው በእርግጠኝነት ከአስር ሜትር በላይ የሆነ ድልድይ ነው። ስለዚህ እንደዚህ አይነት ቆንጆ ድልድይ አለ ማለት ነው። ስለዚህ በአካባቢዬ ብዙ አይነት ድልድዮች አሉ ማለት ነው። የባህላዊና የዘመናዊ ድልድይ በአጭሩ ድልድይ ስንል አንድን አካባቢ ከሌላኛው አካባቢ ጋር የሚያገናኝ ማለት ነው። አለበለዚያ ድልድይ የማይኖር ከሆነ ምናልባት ክረምት በሚሆንበት ጊዜ ማዶ ያለው አካባቢ እዚህ ካለው አካባቢ ጋር በቀላሉ መገናኘት አይችልም ማለት ነው። ወይም ደግሞ ሌላ ረዣዥም የሆኑ መንገዶችን መርጦ መንቀሳቀስ ግድ ሊል ነው ማለት ነው። ግን መንገድን ለማሳጠር ያለን አማራጭ ትልቁ አማራጭ ድልድይ ነው ስለዚህ ድልድይ መጠቀም ግድ የሚለን ጊዜ ይመጣል ማለት ነው። ስለዚህ ድልድይ በተለይ በተለይ ክረምት በሚሆንበት ሰዓት በቀላሉ ወንዞችን ማለፍ ስለማይቻል ድልድዮችን መጠቀም የግድ ይሆናል ማለት ነው። ስለዚህ ድልድይ በአካባቢያችን አለ ቅድም እንዳልኩት ዘመናዊና ባህላዊ ድልድዮች አሉ። ስለዚህ ብዙ ጊዜ በቅርብ የሚሰሩ ባህላዊ ድልድዮች ስለሆኑ አጫጭር ድልድዮች ስለሚኖሩ እነዚህን አጫጭር ድልድዮች በቀላሉ መጠቀም እንችላለን ማለት ነው። ከትልልቆቹ ወይም ከዘመናዊ ድልድዮቹ ባልተናነሰ ሁኔታ ባህላዊ ድልድዮቹን እንጠቀማለን ምክንያቱም ሁሉም ነገራችን ያለው ገጠር ነው ከ ገጠርና ከተማን የሚያገናኙ ደግሞ ብዙ ጊዜ እነዚህ ባህላዊ ድልድዮች ናቸው። እንደሚታወቀው መንገዶች ያን ያክል ምቹ ስላልሆኑ ገጠር ድረስ ገብቶ የምንፈልገውን ነገር ይዞልን የሚመጣ መኪና ማግኘት አንችልም። ስለዚህ ሰዎች ናቸው በእግር ወይም ደግሞ በፈረስ ወይም ደግሞ በአህያ የሚፈልጓቸውን ነገሮች ከገጠር ወደ ከተማ ከከተማ ወደ ገጠር የሚወስዱት ማለት ነው። ስለዚህ የተለያዩ ድልድዮችን እንጠቀማለን። ነገር ግን ባህላዊው ድልድይ ወይም ደግሞ በዛፍ ግንዶች የሚሰራው ድልድይ ግን የሚሰጠው ጥቅም በጣም ከፍተኛ የሆነ ጥቅም ነው ማለት ነው። ዘመናዊ ድልድይም በመኪና ከማዶ ወደዚህ ከዚህ ወደ ማዶ ለመሻገር የሚያገለግለን ነው ስለዚህ በአካባቢያችን ድልድዮች አሉ ማለት ነው። ስለዚህ ድልድዮች

እኔ የምወዳቸው በጣም ብዙ አይነት ብዙ ቁጥሮች አሉ ለሁሉም ምክንያት አለኝ ለምሳሌ ከምወዳቸው ቁጥሮች አንዱ እና የመጀመሪያው ስድስት ቁጥር ነው ስድስት ቁጥርን የምወድበት ትልቁ ምክንያት ድሮ ፕሮጀክት ሲጫወት ወይም ደግሞ የህፃናት እግር ኳስ ቡድን ላይ ስሰለጥን ስድስት ቁጥርን ለረጅም አመት ለብሻታለሁ በጣም ነው የምወደው የተለያየ አይነት ቁጥር ሲመጣ ወይም የተለያየ አይነት ማልያ ሲመጣ ወይም ለብሰን የምንጫወትባቸው ልብሶች ሲመጡ ቀድሜ ስድስት ቁጥርን ነበር ተሻምቼ የምለብሳት ለዚህም ምክንያቴ ለመጀመሪያ ጊዜ በተጫወትኩባቸው ጨዋታዎች ወይም በመጀመሪያ ጊዜ በተጫወትኩበት ጨዋታ ስድስት ጎሎችን ካገባሁ በኋላ ከዛ በኋላ ከዛ ጋር አያይዤ ስድስት ቁጥርን በጣም ነበር የምወዳት በተለይ የእግር ኳስ ሜዳ ስገባ ሁልጊዜም ስድስት ቁጥርን ማንም እንዲወስድብኝ አልፈልግም ስለዚህ ከምወዳቸው ቁጥሮች አንዱና ትልቁ ስድስት ቁጥር ነው፤ ከዛ ሌላ ደግሞ አሁንም ከእግር ኳስ ጋር አያይዤ የሊዮኔል ሜሲ አድናቂ ስለሆንኩ አስር ቁጥርንም በጣም ነው የምወደው ለሊዮኔል ሜሲ ብቻ ሳይሆን ብዙ ታዋቂ የእግር ኳስ ተጫዋቾች ለምሳሌ እነ ፔሌን ማንሳት ይቻላል የብራዚሉን እንዲሁም እነ ማራዶናን ማንሳት ይቻላል የአርጀንቲናውን ወይም የመሲህ ሀገር ልጅ ከዛም በተጨማሪ ሌሎችም አስር ቁጥርን የሚለብሱ ተጫዋቾች በሙሉ የጥንካሬ ተምሳሌት ናቸው፤ ብዙ ጠንካራ ጎን ያላቸው ለሰዎች አርያ መሆን የሚችሉ ስለሆኑ ከምወዳቸው ቁጥሮች መካከል ሌላኛው እና ዋነኛው ደግሞ አስር ቁጥር ነው ማለት ነው፤ ከዛ ባሻገር ሌሎችም የምወዳቸው ቁጥሮች አሉ ወደ ሃይማኖት አመጣውና ለምሳሌ አስራ ዘጠኝ ቁጥር አለ ከቁጥሮች ሁሉ በተለይ ወደ ሃይማኖት ስመጣ ወይም ወደ እምነት ስመጣ አስራ ዘጠኝ ቁጥርን እመርጣለሁ ለምን ቢባል እንደሚታወቀው በእኛ ሃይማኖት አስራ ዘጠኝ ማለት የቅዱስ ገብርኤል ቁጥር ነው ወይም ቅዱስ ገብርኤል የሚውልበት ቁጥር ነው ወርሃዊም አመታዊ በዓሉም የሚውለው በአስራ ዘጠኝ ስለሆነ ከሁሉም ቁጥሮች የቅዱስ ገብርኤል ቀንን ወይም የቅዱስ ገብርኤል ቀን የሚውልበትን ቁጥር ወይም ቁጥር አስራ ዘጠኝን በጣም እወደዋለሁ ማለት ነው። ከዛ ባሻገር ከልደቴ ጋር አያይዤ ወይም ከተወለድኩበት ቀን ጋር አያይዤ አስራ አንድ ቁጥርን ደግሞ በጣም እወደዋለሁ ማለት ነው ምክንያቱም እኔ የተወለድኩት መስከረም አስራ አንድ ቀን ስለሆነ ወይም ደግሞ በእኛ በኢትዮጵያ አቆጣጠር መስከረም አስራ አንድ ማለት የአዲስ አመት ወይም የአዲስ ዘመን ወይም የዘመን መለወጫ በሆነው በመስከረም ወር በቀን አስራ አንድ ስለተወለድኩ አስራ አንድ ቁጥርም ሲደርስ ወይም ደግሞ ቀን አስራ አንድ ሲደርስ በተለይ በተለይ መስከረም አስራ አንድ ሲደርስ ጥሩ ስሜት ስለሚፈጥርብኝ አስራ አንድ ቁጥርንም በጣም እወደዋለሁ ማለት ነ፤ ስለዚህ እዚህ ጋር ለመናገር የምፈልገው በህይወቴ የተለያዩ ቁጥሮች ወይም የተለያዩ ቀኖች የተለያየ አይነት ጣዕምና ስያሜ ስላላቸው የተለያዩ ቁጥሮችን እወዳለሁ ማለት ነው እንጂ የምወደው ቁጥር አንድ አይነት ቁጥር ብቻ ላይሆን ይችላል፤ ስለዚህ ከገለጽኳቸው ምክንያቶች አንፃር የተለያዩ ቀኖች የተለያየ ጣዕም ስላላቸው በኔ ህይወት ውስጥ ወይም ደግሞ የተለያየ መልእክት የተለያየ ስሜት ያላችሁ ስለሆኑ የተለያዩ ቀኖች የተለያየ ስሜትን ይፈጥሩብኛል ማለት ነው በዛም ምክንያት እነዚህን ቀኖች የተለዩ ቀኖች አድርጌ ወይ የተለዩ ቁጥሮች አድርጌ እወስዳቸዋለሁ ማለት ነው፤ ይሄ ብቻ አይደለም በጣም ብዙ ጊዜ የሚገርሙኝ ቁጥሮች አሉ ለምሳሌ አንዳንድ ሰዎች አስራ ሶስት ቀን ወይ አስራ ሶስት ሲሆን ወይም አስራ ሶስት ቁጥርን የእድለቢስ መታወቂያ አድርገው ይቆጥሯታል ለምን እንደሆነ አላውቅም በተለይ ወደ ጀርመን አካባቢ ስንሄድ አስራ ሶስት ቁጥር ማለት የጥሩ ነገር መመለኪያ ወይም ደግሞ የጥሩ ነገር መገለጫ ነው እና ቶሎ ያስባሉ ብዬ አስባለሁ ነገር ግን በጣም ብዙ ቦታዎች አስራ ሶስት ቁጥር ማለት የትክክለኛ ነገር መገለጫ ናት ብለው አያምኑም ምክንያቱ ለምን እንደሆነ ባላውቅም ማለት ነው ስለዚህ አስራ ሶስት ቁጥር የጥሩ ነገር መገለጫ አይደለችም ብለው ስለሚያምኑ ማንም ሰው አይወዳትም በጣም ብዙ ሰው አይወዳትም ማለት ነው፤ ነገር ግን እንደየሰው እንደየአመለካከቱ የሚለያይ ይመስለኛል ስለዚህ ቅድም እንዳልኩት ለኔ የተናገርኳቸው ቀኖች ለምሳሌ ስድስት ቁጥርን ከህፃንነቴ ወይም በታዳጊነቴ እያለሁ ከምጠቀምባቸው የማልያ ቁጥሮች አንዱ ስለነበረ በጣም የምወደው ቁጥር ነው፤ ከዛ ባሻገር ደግሞ አስር ቁጥር በጣም ታዋቂ የሆኑ የእግር ኳስ ተጫዋቾች የሚለብሱት አይነት ቁጥር ስለሆነ ይህንንም በጣም የምወደው አይነት ቁጥር ነው፤ ከዛ ባሻገር ከሃይማኖት ወይም ከእምነት አንፃር ደግሞ አስራ ዘጠኝ የሊቀ መላኩ የቅዱስ ገብርኤል ወራዊና አመታዊ በዓሉ የሚከብርበት ስለሆነ የምወደው

ቤተሰብ ምን ያክል ጊዜ እንደሚሰበሰብ መግለጽ ትንሽ ከበድ ይላል ምክንያቱም። ቤተሰብ የሚሰበሰብባቸው የተለያዩ ምክንያቶች አሉ። ከእነዚህ ምክንያቶች አንዱ የተለያዩ ክብረ በዓላት ሊሆኑ ይችላሉ። ከዛ ባሻገር ምን ያክል ጊዜ እንደሚሰበሰብ ለመግለጽ ከባድ ነው ያልኩበት ምክንያት። ቤተሰብ ከሚሰበሰብባቸው ምክንያቶች በተጨማሪ አስቸኳይ ጉዳዮች ሲፈጠሩ ቤተሰብ ሊሰበሰብ ይችላል። ለምሳሌ በሰርግ በልደት በክርስትና በተለያዩ አጋጣሚ በሚፈጠሩ በዓላት ወይም ደግሞ ዝግጅቶች ከዛ በተጨማሪ በአጋጣሚዎች ወይም ደግሞ በአደጋዎች ሊሆን ይችላል በተለያዩ ምክንያቶች ቤተሰብ ይሰበሰባል። ነገር ግን ምናልባት ቤተሰብ ምን ያክል ጊዜ ይሰበሰባል የሚለው? በተለምዶ ለምሳሌ በሳምንታዊ ሊሆን ይችላል ወራዊ ሊሆን ይችላል። ሩብ አመታዊ ሊሆን ይችላል ግማሽ አመታዊ ሊሆን ይችላል ወይም ደግሞ አመታዊ የሆኑ ስብሰባዎች ከሆነ እነሱ ምናልባት እንደየቤተሰቡ የሚለያይ ይሆናል። በእኛ ቤተሰብ ግን ስብሰባ የምንሰበሰብባቸው ቋሚ የሆኑ ቀኖች አሉን ለምሳሌ ከምንሰበሰብባቸው ቀኖች አንዱ ሁል ጊዜም አርብ አርብ ማታ ላይ ስብሰባ አለን። ምክንያቱም ሁላችንም በየራሳችን የስራ ዘርፍ ተሰማርተን ነው ሳምንቱን የምንቆየው ተማሪዎችም ይማራሉ እኛ መንግስት ሰራተኞችም ወይም ቤተሰብ አስተዳዳሪዎችም በስራችን ላይ እንቆያለን። ከዛ በኋላ በሳምንቱ መጨረሻ ግን እኔ ምን አከናወንኩ ምን ደካማ ጎኖች ነበሩኝ። ምን ደካም ምን ጠንካራ ጎኖች ነበሩኝ የሚለውን ነገር ለመገምገም ሁላችንም በሳምንቱ መጨረሻ አርብ ወይም ደግሞ በሳምንቱ የስራ ቀን መጨረሻ አርብ ማታ ላይ እንሰበሰብና ስራችንንና ውሏችንን እንገመግማለን ማለት ነው። ለምሳሌ እኔ በሳምንቱ ውስጥ ያከናወንኳቸውን ተግባራት በዝርዝር መጀመሪያ እናገራለሁ እንደ ቤተሰብ አባወራነቴ ከዛ በኋላ ያሉብኝን ድክመቶች እና ያሉብኝን ጥንካሬዎች በአግባቡ አስቀምጣለሁ። ከዛ በኋላ ቤተሰቡ በጥንካሬዎቼ እንድቀጥልበት ምናልባት እኔ ያላነሳኋቸው ሀሳቦችም ካሉ በስብሰባው ላይ የቤተሰቡ አባላት እያንዳንዱን ሀሳብ ያነሳሉ። ደካማ ጎኖቼንም እኔ ካስቀመጥኳቸው ባሻገር ደካማ ጎኖች ከነበሩኝ የሰራኋቸው ስህተቶች ካሉ እነዛን የቤተሰቡ አባላት ያነሱና የኔን ጠንካራና ደካማ ጎን በደንብ በግልጽ ከተቀመጠ በኋላ በተሰባሳቢዎቹ አማካኝነት ደካማ ጎኖቼን መቅረፍ እንድችል ጠንካራ ጎኖቼን ደግሞ የበለጠ እንዳስቀጥል ምክር ይሰጠኝና ቀጣዩ የቤተሰብ አካል ደግሞ ወይም የቤተሰብ አባል ደግሞ የራሱን ሀሳብ ይዞ ይመጣል። ማለት ነው ወይም የራሱን ጠንካራና ደካማ ጎኖች ይዞ ይመጣል ማለት ነው። እዚህ ጋር ለማለት እንደ የሞከርኩት ነገር ምንድነው? በቤተሰብ መካከል የሚኖረን ስብሰባ ቢያንስ ቢያንስ በሳምንት አንድ ቀን ስብሰባ ይኖረናል ማለት ነው ይሄም ስብሰባ አርብ ማታ ማታ የሚካሄድ ስብሰባ ነው ማለት ነው። ሌላው አንዳንድ ትልልቅ ጉዳዮች ሲፈጠሩ ቤተሰቡ ውስጥ የምንሰባሰብባቸው ሩቅም ቅርብም ያለ ዘመድ የሚሰበሰብባቸው የሰብሰባ ጊዜዎች ይኖራሉ። ለምሳሌ ሙሉ ቤተሰቡን የምንሰበስብበት አንድ የሆነ ቀን አለን ያ ማለት በአመት አንዴ ብቻ የምንሰበሰብበት ማለት ነው ለምሳሌ የኛ ቤተሰብ በአመት አንዴ መስከረም ላይ ይሰበሰባል። በዚህም አማካኝነት ለምሳሌ በተለያየ ቤተሰብ ውስጥ የተወለዱ ህፃናት አዳዲስ ልጆች ይገናኛሉ እኛም ትልልቆቹ ሰዎች ከቤተሰቦቻችን ጋር እንገናኛለን ናፍቆታችንን እንወጣለን። ከዛ ባሻገር ደግሞ ሀሳቦችን እንለዋወጣለን ናፍቆታችንን እንገልጻለን ማለት ነው። ስለዚህ እንደ አጠቃላይ ሙሉ ቤተሰባችን በተለያየ አካባቢ ያለ ቤተሰብ የሚሰበሰብበትን ስብሰባ ከሆነ ይሄ ምናልባት በአመት አንድ ጊዜ በቤታችን የሚደረግ ነው ማለት ነው። ከዛ ባሻገር ቅድም እንደተናገርኩት በተለያዩ ምክንያቶች ስብሰባዎችን ልናካሂድ እንችላለን ለምሳሌ ሰርግ ሲኖር የግድ ሁላችንም የቤተሰቡ አባላት እንገናኛለን እንሰበሰባለን። ልደት ሲኖር እንደዚሁ ሁሉም የቤተሰብ አባላት እንኳን ባይሆን በአካባቢው የምንኖር የቤተሰብ አባላት ሰብሰብ ብለን በዓል እናከብራለን ማለት ነው። እንደዚሁም ክርስትና ሲኖር ሰብሰብ ብለን በዓላት እናከብራለን ማለት ነው። ይሄ ብቻ ሳይሆን የተለያዩ ክብረ በዓላት አሉ አብረን የምናከብራቸው ለምሳሌ እንደ ገና እንደ ፋሲካ እንደ ዘመን መለወጫ ወይም እንደ እንቁጣጣሽ እና የመሳሰሉ በዓላት ይኖራሉ። ስለዚህ እነዚህን በዓላት በምናከብርበት ጊዜ ሁላችንም ሰብሰብ እንላለን ማለት ነው። ነገር ግን ስብሰባ የሚለው ነገር የግድ ቋሚ የሆነ አይነት ስብሰባ ከሆነ የጥያቄው ወይም እዚህ ጋር የምናነሳው መንፈስ በሳምንት አንድ ጊዜ አርብ አርብ ስንሰበሰብ

በእጅ መሸመን አላውቅም ምክንያቱም በእጅ መሸመን እንደዚህ እንደሚታየው በጣም ቀላል ነገር አይደለም እኛ ሰፈር ሸማኔዎች አሉ ወይም በእጅ መሸመን የሚችሉ አሉ በእጅ መሸመን አላውቅም ምክንያቱም በእጅ መሸመን እንደዚህ እንደሚታየው በጣም ቀላል ነገር አይደለም። እኛ ሰፈር ሸማኔዎች አሉ ወይም በእጅ መሸመን የሚችሉ አሉ። እዚህ ጋር ለመጠየቅ እንደተሞከረው በእጅ መሸመን ሲባል ማሽን ሳይጠቀሙ ሰው ሰራሽ በሆነ ነገር ወይም ደግሞ ቀጥታ እጅን በመጠቀም ባህላዊ በሆነ መልኩ መሸመን እንደሆነ ይገባኛል። ስለዚህ በእጅ መሸመን በጣም ቀላል የሚባል አይነት ስራ አይደለም በጣም አድካሚ ነው በጣም ብዙ ጊዜ ይወስዳል። ስለዚህ በእጅ መሸመን እኔ ባላውቅም በአካባቢያችን ግን በእጅ የሚሸምኑ ሰዎች አውቃለሁ በጣም ባለሙያዎች ናቸው። ከልምድ አንፃር ከቤተሰቦቻቸው የወሰዱት ሊሆን ይችላል እንዲሁም ደግሞ የተለያዩ ባለሙያዎችን በማየት ያመጡት ሊሆን ይችላል ግን። በጣም አድካሚ እንደሆነ ብዙ የሚያለፋ እንደሆነ አውቃለሁ በእጅ ለመሸመን የሚያስፈልጉ ብዙ ነገሮች አሉ ለምሳሌ አንዱ ክር ነው። ለመሸመን የምንጠቀምበት ክር ማለት ነው። እንደሚታወቀው የኛ የኢትዮጵያውያን እናቶች በጣም በጣም በጣም ባለሙያዎች ናቸው እንደ ቀላል ነው የሚሰሩት ይህን ክር የሚባለውን ነገር ቀለም ይሉታል። ክሩን የሚጠመጥሙበትን ነገር ከሸንበቆ የሚሰራ ሆኖ በመሃሉ ክፍት የሆነ የሸንበቆ መሃሉ ክፍት ስለሆነ በዛ ውስጥ እንዝርታቸውን አስገብተው ይጠመጥማሉ ማለት ነው። ከመጠምጠማቸው በፊት ግን እያንዳንዱን ጓል ወይም ደግሞ እያንዳንዱን ኳስ እናቶች ከጥጥ አጥራቅመው ይሰሩታል ማለት ነው። እንዴት ነው የሚሰሩት? መጀመሪያ ጥጡን ከሚሸጥበት ቦታ ይገዙታል ከነ ፍሬው ማለት ነው። ከዛ በኋላ እያባዘቱ ጥጡን ከፍሬው ይለዩታል ማለት ነው የጥጥ ፍሬ ይባላል ከእሱ ይለዩታል። ከዛ በኋላ ጥጡን በደንብ አባዝተው የሚፈልጉትን ያክል ካዘጋጁ በኋላ እንዘርታቸውን ያዘጋጁና ጥጡን በእንዘርታቸው እየፈተሉ ወደ ክር እየለወጡ። ይጠመጥሙታል ማለት ነው እንዝርቱ ላይ ይጠመጥሙታል ማለት ነው። እንዝርቱ ላይ ጠምጥመው ከጨረሱ በኋላ መጨረሻ ላይ እነዛን ጥምጥሞች። በቀለም ወይም ደግሞ በመጠምጠም ያው ከሸንበቆ በተሰራው ነገር ላይ ይጠመጥሙታል ማለት ነው። እዛ በደንብ ከጠመጠሙት ከጠመጠሙት በኋላ ወይም ደግሞ በእያንዳንዱ ቀለም ላይ በቂ ያዘጋጁትን ክር ከጥጥ የተሰራ ክር ካዘጋጁና ካስቀመጡ በኋላ በመጠኑ እየተቆጠረ ለሸማኔው ወይም ደግሞ የሽመና ስራ በእጁ ለሚሰራው ሰው ይሸጥለታል ማለት ነው። ከዛ በኋላ ያ ሸማኔው ወይም በእጁ ሽመናን የሚሰራው ሰው እነዚህ ነገሮች ካጠራቀመ በኋላ ቀጥታ ወደ ሽመና ስራው ይገባል ማለት ነው። በሽመና ጊዜ የሚተክላቸው እንጨቶች አሉ ከዛ በኋላ ይሄን የተጠመጠመ ክር በትኖ እዛ ላይ የሚዘረጋበት ወይም የሚያዘጋጅበት መንገድ አለ ማለት ነው። ከዛ ሌላ መወርወሪያ የምትባል አለች። ወደ ግራና ወደ ቀኝ የምትወረወር ናት። ምንድን የሚያደርገው መጀመሪያ በቁመት ክሮቹን በደንብ ይዘረጋና ከዛ በኋላ መወርዎሪያዋ ግን ወደ ግራና ወደ ቀኝ እየተመላለሰች በደንብ። ልብሱን ለመስራት ማድረግ ያለባትን ነገር ወይም ደግሞ መስራት ያለባትን መጠላለፎቹ በሙሉ ትሰራለች ማለት ነው። ከዛ በኋላ ይሄ በእጄ መሸመን የሚያውቅ ሰው ወይም ደግሞ ሸማኔ ብለን በሙያተኛ የምንጠራው ሰው። እኔ ነኝ ያለ ቆንጆ ባህላዊ ነጭ ልብሶችን አዘጋጅቶ ለገበያ ያቀርባል ማለት ነው። በነገራችን ላይ ነጭ ልብሶች ብቻ ሳይሆኑ ብዙ ጊዜ ያው ቅድም እንዳልኩት እናቶቻችን በጥጥ አማካኝነት። ክሩን ይሰሩታል አልኩት ጥጥ ደግሞ። ቀይ ከለ አይ ሚን ነጭ ከለር ነው ስለዚህ የሚሰሩት ልብሶች ነጭ ከለር ይሆናሉ ማለት ነው። ወደ ሌላ ቀለም መቀየር ሲፈለግ የተለያዩ ቀለሞች ውስጥ ሊነክሯቸው ይችላሉ። ግን ደግሞ አንዳንድ ጊዜ ይሄ የሽመና ስራ ሲሰራ የግድ ጥጥ ብቻ አይደለም የምንጠቀመው የተለያዩ አይነት ክሮችን ልንጠቀም እንችላለን። ክሮቹ ምናልባት የፋብሪካ ውጤቶች ሊሆኑ ይችላሉ። ስለዚህ የተለያየ ቦታ ተመርቶ የመጣን ክር በመጠቀም ይሄ በእጅ ሽመናን የሚሰራው ሰው የተለያዩ አይነት ልብሶችን ሊሰራ ይችላል ማለት ነው። ስለዚህ የሽመና ስራ በጣም የተከበረ በሀገራችን የተለመደ በተለይ በተለይ በእጅ ሲሆን ደግሞ በጣም አድካሚ የሆነ ስራ ነው። በእጅ መሸመን እኔ ባላውቅም ያ ማለት ሸምኜ ባላውቅም ነገር ግን እንዴት እንደሚሸመን አውቃለሁ። ምክንያቱም በአካባቢያችን ብዙ ብዙ ሸማኔዎች ብዙ በእጃቸው መሸመን የሚያውቁ ሰዎች ስላሉ። እነሱ ተግባሩን ሲያከናውኑት ብዙ ጊዜ አይቼ ስለማውቅ በእጅ መሸመን አይቼ አውቃለሁ ማለት ነው። ራሴን ላልሸመን እችላለሁ ነገር ግን በእጅ ሲሸምኑ አይቼ ስለማውቅ ራሴ በእጅ ሲሸምኑ አይቻለሁ ማለት ነው